ውል ስንል እንግዲህ ምን ማለታችን ነው? ውል ማለት የሆኑ ሰዎች የሆነ ስራ ሲሰሩ በዛ ስራ ላይ ውል ይገባሉ ውሉ እንግዲህ የሆነ ሰነድ እንደማለት ነው። ማለት ያ ስራ ሲሰራ ምን ምን መሰራት አለበት እና ይሄ ውል ያፈረሰ ሰው ይሄን ያህል ብር ይቀጣል። ለምሳሌ ደግሞ ሁለት ሰዎች የሚሰሩት ስራ ወይም ኮንትራት ሊኖር ይችላል። እዛ ለኮንትራት ስራ ውል ይገባል ውል እንግዲህ የሚገባው የሆነ ይሄን ያህል ገንዘብ የሚሆን ውል ገብቼ ስራውን ለማከናዎን ይሄን ያህል ቀን ይፈጃል አንድ ወር ወይም ሁለት ወር ይፈጃል እና ለዚሁ ውል ይሄን ያህል ገንዘብ በሚል ስራ ውል ይገባሉ ማለት ነው። እና ያን ነው ውል የምንለው ውል እንግዲህ በተለያየ አጋጣሚ ውል ይፈጸማል ማለት ነው። አሁን ለምሳሌ የሆነ ሰው የሆነ ስራ ለመስራት ውል ይገባል። ውል እንግዲህ ለሱ ያን ውሉ ያፈረሰ በዛ በውሉ መሰረት ክስ ይካሰሳሉ በውሉ መሰረት ውሳኔ ይወሰናል ማለት ነው። ይሄ እንግዲህ ውሳኔ የሚወሰነው ምንድንነው? በዛ በውሉ መጀመሪያ ተስማምቷል ስለተስማማ ያን ውሉን ቢያፈርስ በዛ በውሉ መሰረት በህግ ይቀጣሉ ማለት ነው። እና ውል አዎ ዋነኛው አስፈላጊና ትክክለኛ መረጃ ነው ማለት ነው። ለምሳሌ የሆነ ስራ ለመስራት እና የሆነ ገንዘብም ለማበደር በውል መሰረት መሆን አለበት እንጂ ምንም ነገር ውል ሰነድ ሳትይዝ ዝም ብለህ ገንዘብ ብታበድረው ያን ሰው በህግ ብትከሰው ነገ አታገኘውም። ማለት ግን በውሉ መሰረት እሱ ፈርሟል እዛ ውል ላይ በዛ በውሉ ታስማምቷል እና በሽን ጊዜ ቢሆን ክስ በከሰው እና በዛ በውሉ መሰረት ውሳኔው ወሰኗል ማለት ነው እና አንተ አሸናፊም ትሆናለህ። በዛ አጋጣሚ ውል ዋናኛ አስፈላጊና ለሰው ልጅ ብዙ ነገር መስራት እና ማከናወን የሚችልበት ነው ማለት ነው። እና ውል በምታስኬድበት ሰዓት ብዙ ነገሮች ይኖራሉ ማለት ነው። እና ውል ለማንኛውም ሰው አስፈላጊና ጠቃሚ እና ለማለት እወዳለሁ ማለት ነው። እና ውል ወሳኝ እና አስፈላጊ ለማንኛውም ሰዓት መስራት የምፈልገው ነገር ቢኖር ወይም ደግሞ አንተ ላይ ክስ ቢደርስብህ በውሉ መሰረት ማሸነፍ ትችላለህ። ለማለት እወዳለሁ።